ጫማ ይላል እንግዲህ ጫማ የሚለው ቃል አቻ የእንግሊዘኛ ትርጉሙ ሹዝ ነው። እና ጫማ ማለት ለእግራችን ከመጥፎ እግራችን ከመጥፎ ነገሮች የምንከላከልበት መጥፎ ነገሮች ማለት ከብርድ ሊሆን ይችላል። ከሙቀት ከዝናብ ከስለታማ ነገሮች እንቅፋት እንዲሁም ከተለያዩ ነገሮች እግራችንን ሊጎዱ ከሚችሉ ነገሮች እግራችንን የሚሸፍንልንና የሚንከባከብልን ነገር ጫማ እንለዋለን። እና ስለ ጫማ ስንዋራ የተለያዩ የጫማ አይነቶች ብራንዶች አሉ እና ሰዎች ለጫማ ያላቸውን አመለካከትም እንዲሁ በሰፊው እናያለን። የጫማ አይነቶች እንግዲህ በዋናነት በሁለት እንከፍላችኋለን በሁለት የምንከፍልበት መሰረታዊ ነገር ከሚሰሩበት ማቴሪያል ነው ማለት ነው። አንደኛው የቆዳ ጫማ ሁለተኛው ደግሞ ከቆዳ ጫማ ውጭ ያሉ የሸራና የቡተስ ጫማዎች ብለን በሁለት መክፈል እንችላለን። ቆዳ ጫማ የሚባለው ከተመረጡ የእንስሳት ቆዳዎች ማለትም ጥሩ ጥሩ ጥንካሬ ያላቸው እና ጥሩ አቅም ያላቸው የቆዳዎችን በመምረጥ እና አስፈላጊውን የቆዳ ሂደት በማለፍ ጫማዎች ከቆዳ ይሰራሉ ማለት ነው። እነዚህ ጃማዎች በዋናነት በእንክብካቤ ከያዘ ናቸው ለእግራችን ተስማሚና ጥሩ ጫማዎች ናቸው ማለት ነው። እና የቆዳ ጫማዎች በአብዛኛው በእድሜያቸው ገፋ ያሉ ሰዎች ይጠቀሟቸዋል ምክንያቱም አንደኛ ቶሎ አያልቁም። ሁለተኛ በጣም ብራንድ የሚባሉ ቆንጆ የጫማ አይነቶች አሉ ከቆዳዬ የሚሰሩ ነው ግን በጣም ቆንጆ የቆዳ የጫማ አይነቶች አሉ። ስለዚህ ከቆዳ የሚሰሩ ጫማዎች ተመራጭ ናቸው በአሁኑ ሰዓት ሌሎች ደግሞ እንደ ናይክ እና ሌሎችም የታዋቂ የሆኑ አዲዳስ ናይክ የሚባሉ የጫማ አይነቶች ከቆዳ ውጭ ነው የሚሰሩት በርግጥ ቆዳም ከቆዳም የሚሰሩዋቸው ጫማዎች ሊኖሩ ይችላሉ። እስካሁን ግን ምንም አይነት መረጃ የለኝም ምናልባትም እነዚህ የጫማ ብራንዶች ጫማን ከጎዳ ይስሩ አይስሩ በየመረጃ የለኝም። ግን አለም አቀፍ ብራንድ የጫማ ብራንድ ያላቸው ድርጅቶች በከፍተኛ ሁኔታ ጫማን ለአለም ገበያ ያቀርባሉ። እና በጫማ እንትናቸው እነዚህ አዲዳስ ናይክ ሌሎችም ታዋቂ የጫማ ብራንዶች አሉ። እና እነኚህን ብራንዶች በዋናነት ለአለም ገበያ የሚያቀርቡት የጫማ ብዛት ከፍተኛ ቢሆንም እንኳን ዋጋቸው ግን ከሌሎች የጫማ ድርጅቶች ጫማ አምራች ድርጅቶች የበለጠ ውድ በመሆናቸው የተነሳ የተመረጡ ሰዎች ብቻ ይለብሱታል የተሻለ ኢኮኖሚ አቅም ያላቸው ሰዎች ይጠቀሙታል ማለት ነው። ከዛ ውጭ ያለው የህብረተሰብ ክፍል ዋጋቸው የሚቀንሱ የጫማ አይነቶችን ይጠቀማል እና ስለ ጫማ አይነቶች ስንዋራ በዚህ እንደዚህ እናየዋለን ማለት ነው። በሌላ በሌላ አተያይ ደግሞ ሰዎች ለጫማ ያላቸው አመለካከት ምን ይመስላል የሚለውን ለማየት እንሞክር። ሰዎች የተለያየ አመለካከት አመለካከት አላቸው ለኑሮ ለሚጠቀሙት ነገር የተለያየ እይታ አላቸው። ለምሳሌ አንዳንዶቹ ለጫማ የተለየ ትኩረት ይሰጣሉ አንዳንዶቹ ደግሞ ለጫማ ምንም አይነት ትኩረት አይሰጡም ለጫማ የሚሰጡት ትኩረት በጣም ዝቅተኛ ነው። በተለይ ሴቶች በተለይ ሴቶች በጫማ የሚሰጡት ከፍተኛ የሆነ ትኩረት አለና ሴቶች በመጀመሪያ ወንድ ልጅ ሲያዩ ጫማን ያያሉ የሚል አመለካከት አለ። እውነት ይሁን አይሁን የሚታወቅ ነገር የለም ማለት እውነት ነው። በእርግጥ አብዛኛው ሴቶች ይመሰክራሉ ጫማው ንጹህ መሆን አለበት ብለው የሚናገሩት ነገር አለ። እና ከዛ ውጪ ስለ ጫማ ስንዋራ ስለ ጫማ ስንዋራ አንዳንድ ሰዎች መሰረታዊ የሚባሉ ፍላጎቶቻቸውን ትተው ጫማ ይገዛሉ መሰረታዊ ማለት ልክ እንደ ምግብ እንግዲህ ከጫማ በፊት ምግብ ነው አይደል መቅደም ያለበት ነገር ግን ከምግብ አስቀድመው ጫማን የሚጫሙና ጫማን የሚጠቀሙ ሰዎች ብዙ ናቸው። በዚህ ምክንያት ጫማ እንደ ፕራይመሪ የፍላጎታቸው አድርገው ነው የሚጠቀሙት። ስለዚህ ለጫማቸው ከፍተኛ የሆነ ፍላጎትና ትኩረት ይሰጣሉ አንዳንዶቹ ደግሞ ለጫማ ያላቸው ፍላጎት ዝቅተኛ የሆኑ ግለሰቦች አሉ። ስለ ጫማ ያለኝ አመለካከት

ታች ይላል ታች የሚለው ቃል ከአንድ ነገር በቦታ በከፍታ ዝቅ ያለ ነገር ለማሳየት ከፍ ዝቅ ያለ ነገርን ማለት በእንግሊዘኛው ምንድነው? ቦተም የምንለው ታች ቦተም ኦር ቢለው ማለት እንችላለን እና እንደዚህ አቻ ትርጉም አለው እና ታች የሚለው ቃል በዋናነት ከአንድ ነገር በታች ያለን ለመጥቀስ ያው እያንዳንዱ መገኛ ቦታ አንጻራዊ ነው እንደሚታወቀው ቦታ አንጻራዊ ነው። ሎኬሽን ኢዝ ሪሌቲቭ ይባላል ሎኬሽን ኢዝ ሪሌቲቭ ከላይ ነው ከታች ነው የሚለው ከታች ስለ ታች ስናወራ የሆነ ነገር ላይ የምንለው ከታች ከምንለው የበለጠ ኤሌቬሽን ላይ የተቀመጠ ነገር አለ ማለት ነው። እና በአንጻራዊ እለት ነው የምናዋረው ማለት ነው ስለ እያንዳንዱን ነገር በእርግጥ አለም ላይ ያለ ነገር በሙሉ አንጻራዊ ነው ተብሎ ነው የሚነገረው። እያንዳንዱ ነገር ወፍራም ስንል ወፍራምነትን የምንገልጸው ከቀጭን ከሚለው ሰው ጋር ሪሌቲቭ ነው። ሪሌቲቪቲ ማለት አንጻራዊ በአንጻራዊነት አይተን እንጂ ወፍራም የሚባል አንድ ሰው ለብቻው ቢቆም ሌላ ሰው ባይኖር ስለዛ ሰው ወፍራም ነው ቀጭን ነው ማለት። አንችልም ምክንያቱም መነሻ ነገር የለንም ማለት ነው መነሻ ነገር የለንም። ሁለት ወፍራሞች ቆሞ አንደኛው ወፍራም የበለጠ ወፍራም ቢሆን ያኛውን ቀጭን ነው የምንለው ምክንያቱም ከዛኛው ሰው ጋር በአንጻራዊነት ስለምናወራ ማለት ነው። እና እያንዳንዱ ነገር አንጻራዊ ነው። በአንጻራዊነት ታች የሚለው ቃል ላይ ከሚለው ሪሌቲቪቲ ስለሆነ በከፍታ ዝቅ ያለ ቦታ ላይ ነው ያለው ማለት ነው። ስለዚህ አንጻራዊ ማለት አንዱ ከፍ አንዱ ዝቅ ያሉ ከሆነ ታች እና ላይ እንላቸዋለን ማለት ነው። ታች እና ላይ ብለን እንገልጻቸዋለን ስለዚህ አንድ ነገር አንድ ነገር ከሆነ ነገር በታች ከሌላ ነገር በታች ወይም ስር ካለ ታች እንለዋለን ማለት ነው በእርግጥ ታች ብለን ስናወራ በብዙ ነገር ሊገለጽ ይችላል ከቦታ ብቻ ላይሆን ይችላል። እያንዳንዱ ነገር እንትን አለው ደረጃ አለው ደረጃ ማለት በትምህርት ሊሆን ይችላል ለምሳሌ እከሌ እኮ በትምህርቱ ታች ነው የሚባል ንግግር አለ በአማርኛ እከሌ በትምህርቱ ታች ነው ማለት ዝቅተኛ ውጤት አለው። የትምህርት ብቃቱ ዝቅተኛ ነው ከሌሎች ተማሪዎች ያነሰ ነው ለማለት ትምህርቱ ታች ነው ይላል ደረጃው ታች ነው ብሎም ክፍሉ ታች ነው። እና ታች የሚለው ቃል በዋናነት ዝቅ ያለ ከሌሎች በታች ከሌሎች ያነሰ ነገር እንደሆነ ለመግለጽ የሚያሳይ እንጂ ቦታን ብቻ የሚያሳይ አይደለም ቦታን በዋናነት በቀዳሚነት ታች የሚለው ቦታን ለመግለጽ ነው የምንጠቀምበት። ነገር ግን ቦታን ብቻ ብለን ደግሞ ማሰብ የለብንም ምክንያቱም ማንኛውም ነገር ማንኛውም ነገር የሚያሳየን እንዳልኳችሁ አንጻራዊ ነው እና በአንጻራዊነት በሀብት ሊሆን ይችላል በትምህርት ሊሆን ይችላል በስራ ደረጃ ሊሆን ይችላል በቅልጥፍና በስፖርት በሁሉ ነገር ታችና ላይ ብለን ደረጃ ልንሰጥ እንችላለን ማለት ነው። በሀብት ብታዩ ሀብታሞች ሀብታሞች ለ ድሆች ከሀብታሞች ታች ናቸው እሱ እኮ ታች ነው ብሎ ሊያወራ ይችላል ስለ ድህነት መጠኑ ለመግለጽ ሲናገር አንድ ሰው እሱ እኮ ታች ነው ብሎ ሊያወራ ይችላል በጣም ድሃ ነው ለማለት ማለት ነው። አንድ ሰው ስለ ትምህርት አቅሙ የሰውና የትምህርት አቅም ደካማ መሆኑን ለመግለጽ አይ እሱ እኮ ደካማ ነው ከሚል ይልቅ እሱ እኮ ታች ነው ብሎ ሊያወራ ይችላል ማለት ነው። አንድ ሰው ትምህርቱ ክፍሉ ገና ዝቅተኛ እንደሆነ ሁለተኛ ክፍል ሶስተኛ ክፍል ያለ ሰው ዘጠነኛ ክፍል እና አስረኛ ክፍል ያለ ሰው ጋር የሚያወዳድር ከሆነ እሱ እኮ ገና ታች ነው ይላል እሱ እኮ ገና ታች ነው ማለት ገና ክፍሉ ገና አላደገም እና ታች ክፍል ነው ያለው ወይም ሎው በእንግሊዘኛ ሎዉግሬድ የሚለው ማለት ነው እሱ ሎዉግሬድ ነው ለማለት ይጠቀምበታል ማለት ነው። ከዛ ውጪ በእያንዳንዱ የኑሮ ሁኔታ ውስጥ ታችና ላይ ይኖራል በእያንዳንዱ የኑሮ ሁኔታ ውስጥ ታችና ላይ አለ ስለዚህ ይሄን ታችና ላይ ማለት ከፍታና ዝቅታ እንደማለት ነው። ከፍታና ዝቅታ አለ ይህ ከፍታና ዝቅታ የሚባለው ነገር ከፍታና ዝቅታ የሚባለው ነገር በዋናነት የሚገልጸው ሁለት ሪሌቲቭ ነገሮችን ለማሳየት ነው ማለት ነው። ሪሌቲቪቲ የሚባለው በእንግሊዘኛ እሱን ለማሳየት ነው የምንጠቀምበት ስለዚህ ታች ስለሚለው ቃል በዋና

ወንበር ይላል ወንበር የሚለው ቃል ወንበር የሚለው ቃል። ሰዎች የሚቀመጡበት ቁጭ ብለው ስራቸውን ለማከናወን የተሰጣቸውን ስራ ለመጨረስ። እና በቀላሉ ድካም ከድካማቸው ለመላቀቅ ወይም የድካም ስሜታቸውን ለማረፍ ሲፈልጉ ቁጭ የሚሉበት ወይም የሚቀመጡበት የመቀመጫ አይነት ነው ወንበር የሚለው። እና ወንበር ከተለያየ ነገር ሊሰራ ይችላል ወይም የተለያየ የወንበር አይነቶች አሉ። አንደኛው የእንጨት ወንበር አለ። የእንጨት ወንበር የሚባለው ፊክስድ ሆኖ ቁጭ የምንልበት የተለያዩ ስራዎችን ለመስራት ትምህርት ቤት ተማሪዎች ቁጭ ብለው ትምህርታቸውን እሚማሩበት። ስራዎችን ለመስራት ፊክስድ የሆነ ወንበር ወይም ቋሚ የሆነ ወንበር የማይንቀሳቀስ የማይሽከረከር ወንበር የእንጨት ወንበር እንለዋለን። ሌላ ደግሞ የተሽከርካሪ ወንበር ተሽከርካሪ ወንበር የምንለው። ይሄ ተሽከርካሪ ወንበር እሚባለው ነገር ቁጭ ስንልበት ሶስት መቶ ስልሳ ዲግሪ እየተሽከረከረ ወደ ምንፈልገው ኣቅጣጫ ፊታችንን ማዞር የምንችልበት ወንበር ነው። የተሽከርካሪ ወንበር ከፕላስቲካንት ሊሰራ ይችላል ከፕላስቲክ ደግሞ ወይም ከጨርቅ ሊሰራ ይችላል። አንዳንዶቹ ደሞ ከሌዘር ሊሰሩ ይችላሉ ማለት ነው። በሁለቱም መንገድ መሰራት ይችላሉ። በሁለቱም መንገድ መሰራት ይችላል። ከሌዘር የሚሰሩ በተለይ ሙቀት በእርግጥ ትክክለኛ ጥራቱን የጠበቀ ቆዳ ላይሆን ይችላል። ጥራቱን የጠበቀ ቆዳ ከሆነ ግን ቀላል ነው ማለት ለብዙ ጊዜ ያገለግላል። ምቹ ይሆናል። ከዛ ውጪ ግን እሄ ሴንቴቲክ የሚባለው የጫማ አይነት ከሆነ የቆዳ አይነት ከሆነ ቶሎ ነው የሚበሳው ማለት ነው። በተለይ ቁጭ ስንል ሰውነታችንን በሚያርፍበት አካባቢ የሙቀት ስሜት ስለሚኖር እሱ ደግሞ የሞቀ ስሜቱ ደግሞ ቆዳው ቶሎ እንዲበላና ቶሎ እንዲያልቅ ስለሚያደርግ ቶሎ እንዲያልቅ ስለሚያደርግ እሱ ቶሎ እያለ ቶሎ ይበሳል ወይም ቶሎ ይቀደዳል ማለት ነው። እና ስለ ወንበር ስናወራ በዋናነት ፊታችን ላይ የሚመጣው የእንጨት ወንበር ነው። ያው ብዙ ጊዜ ስለምንጠቀምበት ማለት ነው። እና አግዳሚ ወንበር የሚባለው የእንጨት ወንበር። ታች ክላስ በተለይ እስከ ስድስተኛ ክፍል ድረስ በምንማርበት ሰዓት አንድ በጣም ቀጭን ወንበር አግዳሚ ወንበር። ከባህር ዛፍ እንጨት የተሰራ የተጠረበ እሱ እንጨት አግዳሚ ይቀመጣል እሱ ላይ ቁጭ ብለን ነው ትምህርታችን ምምንማረው የጋራ እንጨት ማለት ነው። አንዱ እንጨት ላይ ወንበር ለማለትም ትንሽ ያስቸግራል ምክንያቱም። እንትን ነው ደረጃውን የጠበቀ ወንበር አይደለም። ደረጃውን ጠብቆ የተሰራ ስላልሆነ ወንበር ከሚለው ልክ እንጨት ወይም ግንድብ ብንለው ይሻላል። አንድ ወንበር ላይ አምስት ስድስት ሰው ሊቀመጥ ይችላል እንዲሁ አግዳሚ ስለሆነ ማለት ነው። ከዛ ጠረጴዛዎች አሉ። ጠረጴዛ ላይ በጋራ ሶስት ሰው ወይም አራት ሰው ሊጠቀም ይችላል። ሁለት ሰው ሶስት ሰው አራት ሰው እንደየ ጠረጴዛው